ደሞዝ በየትኛው ቀን ታገኛለህ ወር ወር ገባ በመጨረሻው በሰላሳ ቀን በአብዛኛው ከሃያ አምስት እስከ ሰላሳ ድረስ። ይለያያል ግን በአብዛኛው ሚገባው ቤት ነው። በ ወር በገባ በመጨረሻዎቹ ቀናት አካባቢ ያ ማለት ከሃያ ስምንት ሃያ ዘጠኝ ሰላሳ አካባቢ ይሆናል። ብዙ ጊዜ በተለያዩ መስሪያ ቤቶች እንደዚህ ነው ሚከፈለው ከዚህ በላይም ቀደም ብሎ ሚከፍሉ አይደሉም እንደዚህ ሁኔታው። በአብዛኛው ግን ሚከፈለው በሰላሳ በአንድ በሃያ ስምንት በሃያ ዘጠኝ እና በሰላሳ አካባቢ ነው። ማለት ነው።

የትኛውን ወቅት ትወዳለህ አራቱንም ወቅቶች እወዳቸዋለህ በጋ ክረምትን እንዲሁም ደግሞ በልክና ጸደይን እነዚህ ወራት ውጪ የሚሆን ነገር ስለሌለ ስለዚህ አራቱን ወቅቶች እጅግ በጣም አድርጌ እወዳቸዋለሁ። ምክንያቱም በአበባው ወቅት አበባ ካልተገኘበት በዘር ወቅት ዘር ካልተገኘ በበጋ ወቅት አዝመራ ካልተሰበሰበ እንዲሁ ደግሞ በተለያየ አጋጣሚ ያሉ ወቅቶቹን ተጠቅመን የሚፈለግብን ነገር ለማግኘት የምንጠቀምባቸው ስለሆኑ ሁሉንም ወቅቶች እጅግ በጣም አድርጌ እወዳቸዋለሁ። በተለይ በጋ ወቅቱ ለጤና ገንጸር ሙቀታማ አካባቢ ስለሚሆን ብዙ ጊዜ ልወደው እችላለሁ። ነገር ግን ያላራቱ ወቅቶች መፈራራቅ ህይወት መኖር ስለማይችል አራቱንም ወቅቶች እጅግ በጣም አድርጌ እወዳቸዋለሁኝ። በተለይ እንግዲህ ክረምትና በጋ በጸደይ በልግ ተብለው እሚከፋፈሉ ናቸው። በክረምት ላይ ዘር ይዘራል የተሰራው በተጠቀምትና ህዳር ታህሳስ አባዎች ፍሬዎች ይበዛሉ። ከታህሳስ እስከ መጋቢት ያለው የበጋ ወቅት ነው። መጋቢት ሚያዚያ ግንቦት ደግሞ የበልግ ወቅት ወይም ደግሞ የተለያዩ ስራዎች የሚከሰቱበት ሁኔታ ይኖራሉ ማለት ነው

ስንት ቋንቋ ትችላለህ? ስንት ቋንቋ ትችላለህ ብዙ ቋንቋ ነው የምችለው የምችላቸው ቋንቋዎች ለምሳሌ አማርኛ ቋንቋ እችላለሁ እንግሊዘኛ ቋንቋ እችላለሁ ጊእዝ እችላለሁ ስለዚህ ሶስት ቋንቋዎችን እችላለሁ ማለት ነው። በመስማት ደረጃ ሌሎች ቋንቋዎችን እሞክራቸዋለሁ ግን በዋናነት እነዚህ ሶስቱ ቋንቋዎችን አቀለጥፌ የመናገር የሚችልበት መግባባት እችላለሁ ከሰዎች ጋራ። በአግባቡ እግባባበታለሁኝም ስራ ሰራበታለሁ እጽፋለሁ አነባለሁ። ተሮጉማለሁ ያሉ ነገሮችም መረዳትም እችላለሁ ለሰውም ማስረዳት ማስተማርም መማርም ምችላቸው ናቸው። በቀላሉ አነባለሁኝ ስራንም አቀላጥፈ ሰራባቸዋለሁ በተለይ ሁለቱ ቋንቋዎች። አንደኛው የአፍ መፍቺያ ቋንቋዬ ነው አንደኛው የስራ ቋንቋዬ ነው። አንደኛው ደግሞ የአይማኖት ቦታ ያለው ቋንቋ ነው ስለዚህ ሁለቱን ቋንቋ እጅግ በጣም አቀላትፈ እሰራቸዋለሁኝ ወይም እናገራቸዋለሁ ማለት ነው። ብዙ ቋንቋዎችን የመቻል እድሉ አጋጣሚ ስለነበረ ስለዚህ እንደዚሁ ቋንቋዎች ደጋግሜ ስለምጠቀም ናቸው። ከእኔ ጋር አብረው የኖሩ የተዋሃዱ ቋንቋዎች ናቸው ማለት ነው።

መብራት ሲቋረጥ ምን ታደርጋለህ መብራት ስቋረጥ የማደርገው ምንድነው? የተናዩ አማራጮችን ጨለማ እንዳይሆንብኝ እጠቀማለሁ። ለምሳሌ እትን ምድን ነው ሻማ አበራለሁኝ። ሻማ ከለለ ደግሞ የተለያዩ በባህላዊ መንገድ የሆነ ለምሳሌ የጀሮ መጎርጎሪያን ከተለያየ ነገር ጋር ተጠቅሜ። አንደ ፋኖስ እጠቀማለሁ ፋኖስ እጠቀማለሁ ኩራዝ እጠቀማለሁኝ። እንዲሁም ደግሞ መብራት ሲቆረጥ በአብዛኛው የምግብ ማብሰያ ስቶቭ ስለሚሆን ስቶቭን ደሞ በከሰል መጠቀም እንዲሁም በእንጨት የመጠቀም አማራጮችን ወስጄ እሰራለሁ ማለት ነው። ስለዚህ መብላት ሲቆረጥ እጄን አጣጣሚ ቁጭ አልልም። በተለመደው ሰዓት እና በተለመደው ጊዜ ያለብኝ አለኝ አሉ አማራጮችን ሙሉ ለሙሉ አሟጥጬ በመጠቀም ስራዎችን ሳይቆራረጡ እና መብራትም ምንም የፈለገውን በአግባቡ በተለው ሁኔታ በአግባቡ ተጠቅሜ ስራዎችን አከናውናለሁ ማለት ነው። ስለዚህ መብራት ሲቆረጥ ምን ታደርጋለህ? ለሚለው የተለያዩ አማራጮችን ወስዳለሁ ማለት ነው።

ዳቦ ማብሰል ትችላለህ? ወይ ነው የሚለው ጥያቄው? አዎ መጋገር እችላለሁኝ። በባልትና ውጤቶች እና ማዘጋጀት ትችላለህ? ወይ የሶፍት ካልሆነ በስተቀር ሁሉንም አይነቶች። የሚበሰሉ ነገሮች ሁሉም ነገር ማብሰል ስለምችል ስለዚህ ማብሰል እችላለሁኝ። ያው በአግባቡና በጥንቃቄ በሚፈለገው ልክ። በሚፈለገው ጥራት እንዲሁ መቼ ሰዓት ላይ መቦካት እንዳለበት መቼ ተቦክተው መቼ እፍ ብሎ። መቼ ላይ ዳቦ ከተመጣ በፊት አስር እና ሃያ ደቂቃዎች በፊት። የሚገባውን ሙቀት በኦቨን አስገብቶ ማብሰል። በጣም ቀላል ስራ ስለሆነ ስለዚህ። ኦቨን አስገብቶ በቀላሉ ማብሰል ያን ያህል ጊዜ ሚፈጅም አይደለም። አይደለም በዚህ ዘመን ይቅርና በድሮ ዘመን ወቅት። እርሾ እየጨመሩ በባላንስ እየተደረገ እያንዳንዱን የሚበላ በመጣጠን የሚሰራበት ጊዜም። አይከብድም እንኳን አሁን ላይ ማለት ነው ስለዚህ። በዳቦ ማብሰል በጣም ቀላል የሆነ ስራ ስለሆነ። በዳቦ ማብሰል እችላለሁኝ እሰራለሁኝም አከናውናለሁኝ።

ለምን ያህል ጊዜ በዚህ ስራ ሰርተሃል ነው? አሁን የመጀመሪያ ጊዜዬ ነው። ይሄን እየሰራሁ ያለውት እና በአግባቡ ሰርቼ ስለዚህ የሰው ሰራሽ አስተውሎቱን ላግዝ ነው ዋናው አላማው እሱ ስለሆነ። ስለዚህ በሚገባው ልክ ቋንቋ ችሎ የሚፈለገውን ስራ ሰርቶ ሰው እንዲያግዝ ስለምፈልግ ስለዚህ ስራውን በአግባቡ ለማሰልጠን ተዘጋጅቻለሁ ማለት ነው። ስለዚህ አሁን ቅድም የጀመርኩት ስራ የለም ነገር ግን ወደፊት ለመስራት ራሴን አዘጋጃውበት ሁኔታ ስላለ። ስለዚህ በጥሩ ሁኔታ እሰለጥናለሁ ማለት ነው። ስለዚህ የማሰለጥንባቸው የራሱ መንገዶች አሉ። አንደኛ ቋንቋ በማወራበት ጊዜ ሌላ ቋንቋ ባለመቀላቀል ራሱን ተፈጥሮአዊ ይዘቱን ይዞና የቋንቋውን አባባል ባህልና ወጉን ባልጣሰ መልኩ። ማስተላለፍ ስለሆነ ስለዚህ ይሄንን በአግባቡና በቁም ነገር እንደምሰራው ተስፋ አደርጋለሁኝ። ምንም በአይነት ክፍተትም ሆነ ጭረት የማይፈጠርበት ስለሆነ። ስለዚህ ይሄ የመጀመሪያዬ ቢሆንም ግን ስራውን ግን በአግባቡ ጠንቅቄ የማውቀው ነው ማለት ነው።

ደብዳቤ መጻፍ ትወዳለህ? እምብዛም ደብዳቤ አልጽፍም ምክንያቱም አሁን ዘመኑ የተረቃ የተራቀቀ ዘመን ከመሆኑ ጋር ተያይዞ መልእክቶችን ስለምጠቀም። ለምሳሌ በሞባይል መልእክት እልካለሁኝ በቫይበር መልእክት እልካለሁኝ በኢንስትራግራም መልእክት እልካለሁኝ በቴሌግራም እንዲሁም ደግሞ በተለያዩ የሶሻል የማህበራዊ ሚዲያ መገናኛ አውታሮች የተለያዩ መልእክቶችን ስለምላላክ። ስለዚህ ደብዳቤ ለመጻፍ አሁን አሁን ላይ ምንም አይነት አቋም የለኝም። ምክንያቱም የቀሩ ናቸው እነሱ ደብዳቤ መጻፍ ማለት ግን ምናልባት የባለስልጣን ሊያገኘው ከሆነ ደብዳቤ እጽፋለሁ። ግን ለቤተሰብ የሚደርስ ደብዳቤ የቤተሰብ ዝም ብሎ እነዚህ ኢመደበኛ የሆኑ ደብዳቤዎችን ግን አልጽፍም። ግን መደበኛ የሆኑ ደብዳቤዎች አሉ። የስራ ጉዳይ በስራ ምክንያት የሚፈጠሩ ነገሮች ከሆኑ ግን ራሴ በሚመለከተውን አላማና ሁኔታዎች ጠቅሼ በራሴ አብራርቼ ጽፋለሁኝ። ስለዚህ በአብዛኛው የምንከተለው የ ደብዳቤው አይነቶች አሉ። ለምሳሌ የፍቅረኛ ደብዳቤ አለ የስራ ደብዳቤ አለ የቤተሰብ ደብዳቤ አለ ብዙ አይነት ደብዳቤ አሉ። ስለዚህ አሁን የፍቅረኛና የቤተሰብ ደብዳቤ የቀረ ይመስለኛል። አሁን ላይ ያለው ደብዳቤ ምንድነው? ከመስሪያ ቤት ወደ መስሪያ ቤት ከመስሪያ ቤት ለግለሰብ የሚጻፍ ደብዳቤ ነው። ያለ እንጂ ከዛ ውጪ ሌላ ደብዳቤ የለም ማለት ይቻላል። ማለት ነው።

እሺ የምሳ አረፍቶ ምን ያህል ጊዜ ነው የሚል ነው? እንግዲ የምሳ እረፍቶ ምን ያህል ጊዜ ነው የሚለው። የምሳ ረፍታችን በተለይ ስድስት ተኩል እንወጣለን እስከ ሰባት ሰዓት ተኩል የአንድ ሰዓት ጊዜ ነው ያለን ስለዚህ በዚህ አንድ ሰዓት ውስጥ ራሳችንን አዘጋጅተን ምግባችንን በልተን ጠጥተን ወደ ስራ ቦታ እንመለሳለን ማለት ነው። ስለዚህ ለምግብ የምናባክነውን ጊዜ በጣም ሲበዛ ሰላሳ አርባ ደቂቃ ነው የሚኖረን። ከዛ ውጪ ያለው ጊዜ ግን መመለሻና ታክሲ የምንጠበቅበት ጊዜ ነው የሚሆነው። ስለዚህ ቤታችን እንትን ስለሆነ ምግብም እምንበላው ተመልሰን በሰርቢስ እንሄዳለን በሰርቢስ እንመለሳለን እንመጣለን። ስለዚህ ቀን ላይ ያቺን ሰዓት ስድስት ተኩል ላይ እንወጣለን ተመልሰን ሰባት ተኩል ላይ እንገባለን ማለት ነው። ስለዚህ አንድ ሰዓት ነው ያለን ጠቅላላ ማለት ነው። ከነመጓጓዣው ከነምኑ አንድ ሰዓት አለን። ስንሄድ አስር ደቂቃ ስንመጣ አስር ደቂቃ ሃያ ደቂቃ አርባ ደቂቃ ጠቅላላ ይኖራል ማለት ነው። ስለዚህ በነዚህ አርባ ደቂቃ ውስጥ ምሳችን በልተን ተመልሰን እኔዳለን ማለት ነው። አስር ደቂቃ ደግሞ የሰርቪስ መጓጓዣ ሰዓት ናት ማለነው። ስለዚህ አጠቃቀማችን የምሳሳት እረፍት ጊዜያችን ይህንን ይመስላል። ቤቶቹ ይለያያል አንደ አንድ ሌላ መስሪያ ቤቶች ምሳቸውን ሰዎች ቋጥረው የሚሄዱ ከሆነ በሚበቃቸው ልክ እንደዚህ ያደርጋሉ ማለት ነው። ስለዚህ የምሳ አረፍት አብዛኛው አንድ ሰዓት ነው ማለት ነው።